አዎ ግጭቶችን ማስተካከል እችላለሁኝ ብዙ ጊዜ ግጭት ባለመግባባት የሚፈጠሩ ናቸው። ስለዚህ በተቻለኝ መጠን ግጭቶችን ወደ ኖርማል እንዲመለሱ ጥረት አደርጋለሁኝ። አንዳንድ ግጭቶች ምናልባት መሰረታዊ ሊሆኑ ይችላሉ ነገር ግን በትንሽ ነገር ተነስተው ወደ ግጭት የሚገባበትም ሂደት አለ። እነዚህ ነገሮች ለማረም የተቻለኝን ሁሉ ጥረት አደርጋለሁ።

አዎ ቅርጫት አለ። ቅርጫት አለኝ። ቅርጫት ልብሶቼን የምሰበስብበት እቃ ነው። ስለዚህ የቆሸሸ ልብሶችን የምናጣራቅምበት ወይ የምናስቀምጥበት ቅርጫት አለን። እቤቴ የኔም ይሁን የልጆቼን የምናስቀምጥበት እቃ ነው።

አዎ የጎረቤቶቼ ድምጽ ይሰማል። አንዳንዴ የምጮህ ነገር ሲያደርጉ እንዲሁም የንግግራቸውም ጮህ ብሎ ሲናገሩ ሰማቸዋለሁ። ስለዚህ የጎረቤቶቼ ድምጽ ይሰማኛል። በተለይ ጮክ ብለው ስናገሩ እና የልጆች ጩሄትም ይሰማል።

መብራት ሲቋረጥ ማረገው ሽማ መለኮስ ነው ወይ ደሞ ሌላ የመብራት የሚሰጠኝ ነገር ማብራት ነው የሚሆነው እንደ ባትሪ የእጅ ባትሪ ያሉ እንዲሁም ሻማ ለኩሼ ነው የጨለማውን የምገልጠው ነገር ግን መብራት ሲቋረጥ ቀን ከሆነ ምንም ላላደርግ እችላለሁኝ።

አዎ በስልክ ገንዘብ እልካለሁኝ በአሁን ሰዓት ገንዘብ መላክ ቀላል ሆነዋል። ምክንያቱም በጥሬ ገንዘብ ይዘህ መዞር ቀርቷል። የስልክ የሞባይል ስልክ ስላለኝ በስልኬ ገንዘብ እልካለሁኝ በተለያየ መልኩ ወደ ተለያየ ሰው መላክ እችላለሁኝ።

አዎ ሽማግሌዎችን በአካባቢያችን በጣም ይከበራሉ ምክንያቱም ታላላቅ ሰዎችና ሽማግሌዎች ክብራችን ናቸው። እኔም በጣም ነው ሽማግሌዎች የማክብረው ምክንያቱም በሽማግሌዎች ለሽማግሌዎች ማክበር ምርቃትን ታገኛለህ። እንዲሁም በማህረሰባችን ትልቅ ተቀባይነትን ታገኛለህ። ሽማግሌዎችን የምታክብር ከሆነ ማለት ነው።

አዎ መዝገቦችን አስቀምጣለሁ ምክንያቱም መዝገቦች ብዙ ጠቃሚ ነገሮችን የያዙ ነገሮች ስለሆኑ በጥንቃቄ እና በአግባቡ አስቀምጣለሁ። የመረጃ ባለሙያ እንደመሆኔ መጠን። መዝገቦችን በአግባቡ ማስቀመጥ እና ለሚቀጥለው ለ ጥቅም ላይ እንዲውሉ አደርጋለሁ።

የልጅነቴ የመኖሪያ ቤቴ ከድንጋይ የተሰራ ቤት ነው መካከለኛ የሚባል ቤት ነው። እና በጣም ደስ የሚል ቤት ነበረ አሁንም አለ። ከድንጋይና ከጭቃ እንዲሁም ከ ተወሰነ ስሚንቶ ተደርጎ ነው የተሰራው። እሱ በጣም ደስ የሚል ቤት ነበረ። በጣምም ብዙ ትዝታዎችንም አሉኝ። የልጅነት ቤታችን

ከሀገሩ ውጪ ሄጄ አላውቅም ለስራ ተብዬ ተጉዤ አላውቅም ነገር ግን እኔ የምሰራው ሀገር ውስጥ ነው። ለዛም ደግሞ የጉዞ የሚባል አይደለም። በሰርቪስ ገብቼ በሰርቪስ የምወጣው ነው። ስለዚህ ለስራ ጉዳይ ተብሎ ከሀገር ውጪ የማደርገው ጉዞ የለኝም።

የቴክኖሎጂ ችግር ብዙ ጊዜ እንኳን አጋጥሞኝ አያውቅም ነገር ግን የቴክኖሎጂ ችግር ቢያጋጠመኝ የማድርገው መፍትሄ ከኔ ሲኒየር የሆኑ ሰዎች በቴክኖሎጂ እውቀት ያላቸው ሰወችን መጠየቅ ነው። ከዚህ ውጪ ደግሞ ጉጉል አድርጌ መፍትሄ የማገኝለት ነገር ከሆነ መሞከር ነው የሚሆነው።

ጢም ማቆየት አልወድም። ብዙም የሚጠቅም ነገር አለው ብዬም አላስብም። ስለዚህ ገና ሳያድግ ነው የምስተካከታለው ወይ ደግሞ የምላጨው። ጢም ማሳደግ ጥሩ ነገር ነው ብዬም አልወስድም። ለፊታችንም የማሳካክ እንትንም አለው ስለዚህ ጥሜ አላሳድገውም

በስራዬ ላይ ምንም ተግዳሮት የለም። ብዙ ያን ያህል ተግዳሮት ብለህ የሚጠራ ሁኔታ አጋጥሞኝም አያውቅም። ስለዚህ በስራዬ ላይ ጥሩ የሆነ የስራ አካባቢና ሁኔታ ነኝ አለኝ። ተግዳሮት ገጥሞኝ ለስራዬ እንቅፋት የሚፈጥር ነገር በስራዬ አጋጥሞኝ አያውቅም።

ብዙ አይነት መሳሪያዎችን መጠቀም እችላለሁኝ ለምሳሌ እንደ መጋዝ መዶሻ እንዲሁም መስማር የምንነቅልበት የ የመስማር ወይም የአናጢ ምዶሻ እና ሌላችን መጠቀም እችላለሁኝ። ለአናፂነትና ለግንበኝነት የሚያገለግሉ የተለያዩ መሳራያዋችን መጠቀም እችላለሁኝ። እንዲሁም መሳልል እነዚህ ማተርያሪያሎችን መጠቀም እችላለሁኝ ማለት ነው።

የስራ ጊዜዬ ጧት ሁለት ሰዓት ተኩል ገብቶ አስራ አንድ ሰዓት መውጣት ነው እና የስራ ጊዜ ሙሉ ቀን ነው ማለት ይቻላል። ስለዚህ በዚህ ከሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል ሙሉውን ጊዜ ከምሳ ሰዓት እረፍት ውጪ ስራ ላይ ነው የምውለው ማለት ነው። ስለዚህ የሙሉ ቀን ሰራተኛ ነኝ።

አዎ የሞባይል ዳታ በአግባቡ እጠቀማለሁኝ። ምክንያቱም የሞባይል ዳታዬ ለተለያዩ የማህበራዊ ሚዲያ መከታተያም እንዲሁም ለተለያዩ ነገሮችን በሞባይል ዳታ ተጠቅሜ ደግሞ ማውረድ የምችለው እና መጠቀም የምትችለው ስለዚህ በሞባይል ዳታ እጠቀማለሁ።

ሰራተኛ እንደመሆኔ ለሰራተኛ የሚገቡ ጥቅማጥቅሞችን አገኛለሁኝ። ለምሳሌ እድገቶች እና የተለያዩ አንዳንድ ቦነስ የሚታሰቡም ካሉ ይታሰብልኛል። ስለዚህ እረፍትን እንዲወጣ ይሰጠኛል። ስለዚህ እንደ ሰራተኛነቴ የተለያዩ ጥቅማጥቅሞችን በመተቋሙ ይሰጡኛል ማለት ነው

አዎ አካባቢዬን እወደዋለሁኝ። ምክንያቱም አካባቢዬ ለብዙ ጊዜ የኖርኩበት አካባቢ ነው። ስለዚህ ከማህበረሰቡ ጋር በጣም ተላምጃለሁ። ማህበረሰቡ አብሮ አደጎቼም አሉ። እና አካባቢዬ በደንብ ነው የምወደው። ከዚህ ወደ ራቅ ወደ ሌላ አካባቢ እንድሄድ አልፈልግም።

አዎ ስጦታ መስጠት እወዳለሁ። ብዙ ጊዜ ስጦታ ምሰጠው ለባለቤቴ ነው። እና አንዳንድ ስጦታ ሲያስፈልግ መስጠት ተገቢ ነው ብዬም አምናለሁ። ስለዚህ ብዙ ጊዜ ለሌላ ሰው እንኳን አልሰጥም ነገር ግን ለባለቤቴ ግን ብዙ ስጦታዎችን ሰጥቼ አውቃለሁ።

አዎ ስሜቴ በፊቴ ላይ ይታያል። በተለይ ስና ንዴት ሲሰማኝ። ሰዎች ይነግሩኛል ፊትህን ይቀያየራል ይሉኛል። እውነት ነው ስሜቴ። መቆጣጠር አንዳንዴ ሊያቅተኝ ይችላል። በተለይ ያልጠበኩት ነገር ሲሆን። ስሜቴ ሚለዋወጥበት እና በፊቴ ላይ የሚታይበት ሁኔታ አለ።

በስራ ሰዓት በግሌ እማደርገው ጥራኝ ነው ነገር ግን ስራ በተመለከተ ብዙ ጥሪዎችን ላረግ እችላሉኝ። ምክንያቱም ከላይ አካልና ለበታችም የሚሰጡ የሚደረጉ ጥሪዎችን ይኖራሉ። ስለዚህ ብዙ ጥሪዎችን ላረግ እችላለሁኝ።

ይቅርታ መጠየቅ ቀላል አይደለም። ይቅርታ ለመጠየቅ ሞራል ሊኖር ይገባል። ምክንያቱም አጥፍቻለሁ የሚል ስሜትም ሊኖረው ይገባል ይቅርታ የሚጠይቀው ሰው። ይቅርታ ተቀባይም ለዛ ለይቅርታ ለመቀበል ዝግጁ መሆን መቻል አለበት። ካልሆነ ግን ዝም ብሎ ይሄን ባልተሟላበት ይቅርታ መጠየቅ ቀላል ነው። ብዬው አላስብም።

አዎ ባዶ እግር መራመድ አውቃለሁኝ ባዶ እግር መራመድም ይቻላል። ነገር ግን በባዶ እግሬ ብዙ በራመድ አልችልም። ምክንያቱም እግሬ ስለ ለሰለሰ ጫማ ስለማደርግበት ጊዜ። ብዙም መራመድ ይከብደኛል። ነገር ግን በባዶ እግር መራመድ እንደሚቻል ግን አውቃለሁ።

አዎ ባህላዊ ልብስ እወዳለሁ ባህላዊ ልብስ የለበሰ ሰው ሳይም ደስ ይለኛል። በተለይ በሴቶች ላይ ሲታይ በጣም ውበት አለው። እንዲሁ እኔም ባህላዊ ልብሶች አሉኝ ነጭ ሀበሻ ልብስ የሚባለውን። ከመላበሻው ጋር ሲለበስ በጣም ግርማ ሞገስ አለው።

አዎ የቪዲዮ ጥሪ አረጋለሁኝ። ይህ ምክንያቱ በያዝኩት ስማርት ፎን ወይ ደግሞ ስማርት ስልኪ የቪዲዮ ጥሪዎችም አረግበታለሁ። በዋትስአፕ ቴሌግራም እንዲሁም በ ኢሞ የቪዲዮ ጥሪዎችን አስተላልፋለሁኝ።

የቤቴ ጣራ ቆርቆሮ ነው። ዘመናዊ የቤት አሰራር የትከተለ ቆርቆሮ አሰራር ነው ያለው። ለዚሁም በጣም በሚያምር ሁኔታ ነው የተሰረው። ደስ የሚል ነው ማለት ነው። ስለዚህ በቆርቆሮ ነው የተሰራው።

አዎ ቤተሰቤ ትልቅ ቤተሰብ ነን ባልና ሚስት አራት ልጆች አሉን። አብረን እንኖራለን በጣም በደስታና በፍቅር ነው የምንኖረው ልጆቹ ገና ከአስራ ስድስት አመት በታች ናቸው ሁሉም ትምህርት ይማራሉ ጤነኞች ናቸው በደስታ አብረን እንኖራለን ማለት ነው።

አዎ ማሸለፍ እችላለሁኝ አንዳንድ ስጦታዎች ሲኖሩ ሸልፈን ነው የምንሰጠው ለዚህ ማሸለፍ አያቅተኝም ማለት ነው። ቆንጆ አድርጌ መሸለፍና በሚያመር መልኩ ለተሸላሚዎችም መስጠት እችላለሁኝ።

የምወደው አትክልት ብርቱካን ነው። ብርቱካን ደስ ይለኛል። በቅርቡም የማገኘው ብዙ ጊዜ ብርቱካን ነው። ምክንያቱም ብርቱካን በቅርበት ዋጋውም ተመጣጣኝ ነው። እናም ስትበላውም ጥሩ የሆነ ጠቃሚ ይዘት አለው ስለዚህ ብርቱካን በጣም ነው ደስ የሚለኝ የምወደውን ብርቱካን ነው።

እሰት ለማንደድ ብዙ ጊዜ ምጠቀመው ክርቢት ነው። ክርቢት በሚያቀጣጥሉ ነገሮችን ተጠቅሜ ክርቢትን አያይዛለሁኝ። ከዛ ከሰል ወይም ደግሞ እንጨት ሚያያዝ ነገሮችን አቀርባለሁኝ። ከዛ በኋላ በማርገብገብ እንዲያያዝ አረገዋለሁኝ። ስለዚህ እኔ ምጠቀመው ዘዴ ይሄ ነው ማለት ይቻላል።

አዎ ቀርቀሃ አልፎ አልፎ በአካባቢያችን ይበቅላል። ነገር ግን ብዙ የሚባልለት ነገር አደለም። በወንዝ ዳር የሚበቅል አልፎ አልፎ የሚታይ ቀርቀሃ አለ። መጠኑም ትንሽ ነው። ያን ያህልም ለጥቅም የሚውል ነገር አይደለም። ምክንያቱም በጣም ትንሽ ስለሚሆን ያን ያህል ለመጠቀም ወይም ደግሞ ለጥቅም ላይ የሚውል ነገር አይደለም።

ልደት እማክብረው ከ ቅርብ ጓደኞቼና ከልጆቼ ባለቤቴ ጋር ሆኜ ነው። ስለዚህ ብዙም ያን ያህል አላጋንነውም። ቅለል ባለ መልኩ ከቅርብ ጓደኞቼና ልጄች ሆነን የተወሰነ ዝግጅት አረገን ነው። እማክበረው ስለዚህ ያን ያህል አካብጄ አላየውም።

በጫጫታ መገኘት አልፈልግም። ምክንያቱም ጫጫታ ባለበት ይጨንቀኛል። ብዙም ጥሩ ስሜት አይሰማኝም ስለዚህ ጫጫታ ባለበት ባልገኝ መርጣለሁኝ።

አዎ ሰንደል እለብሳለሁኝ። ምክንያቱም ከስራ እንደተመለስኩኝ እቤት የምቀይረው ሰንደል ነው። ሰንደል እረፍት እረፍት ስታደርግ ሰንደል ማድረግ ተገቢ ነው ብዬም አስባለሁ።

ሙዚቃ መሳሪያ መጫወት አልችልም ነገር ግን ፍላጎት አለኝ። ፒያኖ ብማር እንድሁም ክራር እና ሌላ ማሰንቆም ብለምድ ደስታዬ ነው። ነገር ግን አሁን የሙዚቃ መሳሪያ መጫወት ችሎታ የለኝም።

አዎ በምንጣፍ ላይ እቀመጣለሁ። ነገር ግን ምንጣፍ ላይ የምቀመጠው ለ አጭር ጊዜ ነው። ምክንያቱም ምንጣፍ ላይ ተቀመጠህ ብዙ ጊዜ መቆየት አልችልም። አማራጭ ከሌለ ወንበር ከሌለና ወይ ስፋ ከሌለ በምጣፍ ላይ ተቀምጬ ልቆይ አችላለሁ። ለዚህም ላጭር ጊዜ ቆይታ ማለት ነው

ጥቁር ማለት ቀለም ሲሆን ጥቁር ቀለም ጠቆር ያለ ከለር ያል ቀለም ያለው ማለት ነው። የጥቁር ተቃራኒ ነጭ ነው። ነጭ ባለበት ቦታ ላይ ጥቁር ነገር ብናስቀምጥ በቀላሉ መለየት እንችላለን። ስለዚህ ጥቁር ቀለም ከነጭ ቀለም ላይ ስናስቀምጥ በቀላሉ ጥቁር ቀለም እንለየዋለን። ስለዚህ ጥቁር ማለት በቀለም ጥቁር ወይ ደግሞ ጨለም ያለ ያልፈካ ማለት እንችላለን። ስለዚህ የጥቁር ቀለም እና ነጭ ስናቀላቅላቸው የተወሰነ ደብዘዝ ያለ ነገር ከረር ሊሰጠን ይችላል። መቼም ጥቁር ቀለም የሚወድ ሰው ይኖራል። እንዲህም ጥቁር ቀለም የሚጠላ ሰውም ይኖራል። ጥቁር እንደመጥፎ ነገርም የሚያይ ሰው አለ። ነገር ግን ጥቁር ቀለም የሚወዱ ጥቁር ቀለም የ ጥቁር ከረር ያላቸው ጥቁር ቀለም ያላቸው ልብሶችን የሚለብሱ የሚያዘወትሩ ሰዎችም አሉ።

አመት የሚባለው አስራ ሁለት ወራት ነው። በተለይም በኢትዮጵያ አቋራጥር ደግሞ አስራ ሁለት ወር ከአምስት ወይ ደግሞ ስድስት ቀናት አንድ አመት ተብሎ ይቆጠራል። የም የም አስራ ሁለት ወር ከቆጠርን በኋላ የቋግሜን አምስት ቀኖችን ደምረን ማለት ማለት ነው። ለዚህ አመት ብለን የሚጠራው አስራ አራት ወር እና ከ አምስት ቀን ነው ማለት ነው። በሌለች አለም ግን አስራ ሁለት ወር ብቻ ነው። አመት ብለው የሚጠሩት እንደኛ ጎቁሜን ወደ ቁጥር አያስገቡትም። ስለዚህ አንድ አመት ተብሎ የሚቆጠረው አስራ ሁለት ወራቶች ነው ማለት ነው። ለዚህም አመት ብለን እንጠራዋለን።

ሆስፒታል የሚባለው ትልቅ ህንፃ ሆኖ ለህክምና አገልግሎት የሚውል ነው። ለህክምና አገልግሎት የሚባለው ሰው ጤናው ሲታወቅ፣ ወይ ደግሞ ጤና ሲያጣ ለህክምና የሚሄድበት ሆስፒታል ይባላል። ሆስፒታል ላይ የሚሰሩ የጤና ባለሙያዎች አሉ። ከትንሽ ከነርስ ጀምረህ እስከ ትልቅ ስፐሻሊስ የሚባሉ ሃኪሞች፣ ዶክተሮች የሚገኙት በሆስፒታል ነው። ሰዎች ጤናቸው ሲታወክ፣ ወይ ደግሞ ጤናቸው ናቸው ጥሩ ሁኔታ ላይ ከለለ፣ ወደ ህክምና ሄደው ምርመራ ያደርጋሉ። ህክምናም እዛ ህዝብ ላይ ይሰጣቸዋል። እንዲሁም እናቶች ለመውለድ ሲበቁ ወደ ሆስፒታል ነው የሚሄዱት። ሆስፒታል ላይ ያዋለዳሉ ማለት ነው። ስለዚህ ሆስፒታል ትልቅ ተቋም ነው።

አዎ ወደ ስራ በሰአቴ ነው የምደርሰው። ምክንያቱም ለዚህ ብየ በጠዋት ነው የምነሳው። በጠዋት ተነስቼ በጊዜ ወደ ቢሮ እገባለሁኝ ማለት ነው። ቢሮዬ የሚደርሰው ሁል ጊዜ የመግቢያ ሰዓት ከመድረሱ በፊት ነው። እንደዛ በመሆኑም በስራ ሰዓት ተወቅሼ አላውቅም። ስለዚህ ጥሩ የሆነ የሰዓት አክባሪ ነኝ ማለት ነው።

ሙቀቱ ከሃያ በታች ቢሆን እመርጣለሁኝ። ከዛ በላይ ከሆነ ግን ሙቆት ነው የሚሆነው ማለት ነው። ስለዚህ የሙቆት መጠን ማንኛውም እኔ የምኖርበት አካባቢ። ከሃያ ድግሪ ሴንትግሬድ በታች ቢሆን እመርጣለሁ። ነገር ግን አንዳንዴ ከፍ የሚልበት ጊዜ አለ። ስለዚህ ሙቀት ከፍ ሲል ብዙም አይስማማኝም።

እጅ ብለን የምንጠራው የምንሰራበት እጃችን ማለት ነው። እጅ አንዱ አካላችን ነው። በእጃችን ሁሉን ነገር እንሰራለን። በእጃችን እንጽፋለን፣ በእጃችን እንበላለን፣ በእጃችን እቃ እንሸከማለን፣ በእጃችን ብዙ ነገሮችን እንሰራለን። ስለዚህ እጅ በጣም ብዙ ስራ የምንሰራበት አካላችን ነው ማለት ይቻላል። በእጃችን ኮምፒውተር እንጠቀማለን፣ በእጃችን ቀለም እንቀልማለን፣ በእጃችን ብዙ ነገሮችን እንፈጽማለን። ስለዚህ እጁ ሁለት እጅ የሰጠን በጣም ብዙ ስራ እንድንሰራ ነው። እጅ ከሌለን ግን ብዙ ስራ መስራት አንችልም። ምክንያቱም በእጃችን የምንሰራው ስራ አንሰራውም ማለት ነው። ስለዚህ እጃችን ስራ ልናካናውኑበት በፈጣሪ የተሰጠን ነው ማለት ነው። አንድ አካላችን እጃችን ነው።

ብስክሌት የሚባለው ሁለት እግር ያለው ተሽከርካሪ ነው። ብስክልት ለትለያዩ አገልግሎትን ይውላል። ብስክሌት ለስፖርት ውድድር እንጠቀምበታለን። ብስክሌት ከአንድ ቦታ ወደ አንድ ቦታ እቃም ይዘን ይሁን ዝም ብለን እንሄድበታለን። ብስክሌት ቀለል ያለ በፔዳል የሚነዳ ሲሆን ለስፖርታዊ ውድድርም እንጠቀምበታለን። እንዲሁም ለአካላችን ለማጠንከር እንጠቀመዋለን ማለት ነው። ስለዚህ ብስክሌት ቀለል ያለ ነዳጅ የማይወስድ በእግር እግር በመርገጥ የሚሰራ ተሽከርካሪ ነው ማለት ይቻላል። ስለዚህ ብስክሌት መጠቀም በጣም ጠቃሚ ነው በተለይ የእግር ጥንካሬ እንዲኖረን ያረገናል ማለት ነው። መኪና ከመጠቀም ይልቅ ብስክሌት መጠቀም በጣም አዋጭ ነው ማለት ይቻላል።